ብዙ ጊዜ የምወዳቸው ሙዚቃዎች ለስለስ ያሉ ናቸው ደመቅ ያሉ አይደሉም። ግን እንደየ ሁኔታዎች የተለያዩ ናቸው ለምሳሌ በጣም ሳዝን የሚሰማኝ ስሜትን እንትን ለማለት ራሴን ለማጽጽናት ሊሆን ይችላል፣ ለማጠንከርም ሊሆን ይችላል ወይም ደግሞ ለማልቀስም አላውቅም ብዬ የምሰማው ሙዚቃ ስደሰት የምሰማው ሙዚቃ የተለያዩ ናቸው። ከዚህ ውጪ ደግሞ በዓላት አካባቢ ሲደርስ የምሰማቸው ሙዚቃዎች እና እንደ አየር ሆኖ የምሆነው እኔ ማለት ራሴን ቀን ቀለል ብዬ ለመኖር ነው የምሞክረው እና እና በዓላት ሲመጣ የሆነ ለማዘን አልሞክርም ማለት በዓሉን ባላከብረው የበዓላት ሙዚቃዎችን ለመስማት እሞክራለሁ። እንደየበዓሎቹ የተለያዩ ናቸው። እንደገና የሆነ የሀገራችንም ሊሆን ይችላል፣ ድባቡ ቀዝቀዝ ሲል ትንሽ ደስ የማይል ሁኔታ በቤተሰብም፣ በራሴም፣ በሀገርም ሲፈጠር የምሰማው ሙዚቃ አለ ቀስ ያለ እና እንደየ ሁኔታው ነው በቃ እኔ ስሜቴ በተቀያየረ ቁጥር የምወደው ሙዚቃ አይነትም ይቀያየራል እና ብዙ ጊዜ ግን የማዳምጠው እነዚህ በጣም ለስላሳ የቆዩ ናቸው። ብዙ አብዛኞቹ አሁን ላይ ብዙም አለ አሁን ላይም አሉ። ብዙ ድምፃውያን አሉ እኔ የምፈልገውን አይነት የሚዘፍኑት ግን በፊት የበፊቶች እንትን የሙዚቃ ባለሙያዎች የሚሰሩት የሙዚቃ አይነት ደስ ይለኛል። ቀዝቀዝ ያለ እንደዚህ አይነት ሙዚቃ እወዳለሁ። ጸጥ ያለበት አካባቢ ለማዳመጥ የማይረብሽ የሆነ ወከባ የሌለው ሙዚቃ እሱን በጣም እወደዋለሁ እና ቀዝቀዝ ያሉ ሙዚቃዎች እወዳለሁ፣ የትዝታ ሙዚቃዎች እወዳለሁ። እንደገና ደግሞ ግጥማቸው ጠንከር አሉ ማለት ከግጥሙ ባሻገር የሆነ የሚያስተላልፉት መልእክት መልካምም ይሁን ብቻ የማስተላለፉት መልእክት አንፃር የምሰማው ነገር ሙዚቃዎች አሉ። ከዛ ውጪ ደግሞ ባይራል የሚወጡ ሙዚቃዎችም እሰማለሁ። እነዚህ ድንገት የሚለቀቁ ማለት ከእንትኔ ውጭ ከእኔ ከምፈልጋቸው ውጭ ሆነው ግን ጊዜው የሚያመጣቸው የሚወጡ ሰው በደንብ የሚያውቃቸው ለትንሽ ሳምንታትም ሊሆን ይችላል፤ እንደነዚህ አይነት ሙዚቃዎችም አዳምጣለሁ። ግን እኔ የምወደው በጣም ለስለስ ያለ የደስታም ይሁን፣ የሀዘንም ይሁን የሆነ ቀስ ብሎ የሚሰሙ ሙዚቃዎች ደስ ይሉኛል። ለምሳሌ እንደ አስቴር አይነት ሙዚቃዎች በጣም ነው እንደውም አሁን ላዳምጥ ነበር። እንደ አስቴር አይነት ሙዚቃ የአስተር አወቀ ሙዚቃ በጣም የምወደው አይነት ነው፤ ደስ የሚል አይነት ነው። በሃይሉ በጣም ነው የምወዳት። የሷን ሙዚቃ ቀስ ብዬ ምሰማው እና ሌሎችም እነ ጥላሁን የምወድላቸውም አሉ ውክብ ያሉም አሉ ግን የምወድናቸው ማነው እና ያሁን አሁን አካባቢ ደግሞ እነዚህ ማስተዋል ይቺ ማን ነገር ስሟ ማያ ነው ስሟ አዲስ የመጣች ልጅ አለች እና እንደነሱ አይነት ቅዝቅዝ ያለ ሙዚቃ እወዳለሁ ማለት በጣም ይሄ ዳንኪራ ያልበዛበት ከዛ ውጪ የባዓላት አካባቢ ነው ዳንኪራውን እኔም ብዙ ጊዜ እንትን የምለው የማየው ዳንኪራ ወይ ደግሞ እስክስታ የሚያስፈልገው ነገር ማዳመጠው ሙዚቃዎችን የባዕላት አካባቢ ነው። ያኔ ከዚህ ስሜት የሆነ ቅዝቅዝ ብሎ ከመስማት ወጥቼ ምን ሞቅ ሞቅ የሆነ ባል እንደከፋኝ እንደደብረኝ በቻልኩት አቅም በሙዚቃዎች ነው ማሳልፈው እና ይኸው የበዓላት ሙዚቆች እወዳለሁ፣ ደስ ይሉኛል ከምንም በላይ ግን እነዚህ የትዝታ የትዝታም ይሁን ብቻ በጣም ቅዝቀዝ ብለው የሚሰሩ ሙዚቃዎች አሉ እና አይነት ሙዚቃ በጣም ደስ ይለኛል። የህንድ ሙዚቃ ደስ ይለኛል። በነገራችን ላይ የህንድ ሙዚቃዎች ሁሉንም አይደለም ግን ምመርጣቸው አሉ ደስ የሚሉ ደስ የሚል ፊልሙም በነገራችን ሙዚቃው ከማረ ፊልሙም ያምራል እና ደስ የሚል እንትን ያላችው አሉ እና

ብዙ አይነት በዓላት እወዳለሁ በተለይ ሃይማኖታዊ በዓላቶች እወዳለሁ ደስ ይሉኛል ሃይማኖታዊ በዓላት ሲጀመርም በደስታ ነው ማክበር ወደናቸው ነው ማክበር ያለብንን የሚነገረንም ትምህርቱም እንደዛ ነው። እና ሁሉንም በዓላቶች ደስ ይሉኛል። በጣም ነው ደስ የሚሉኝ አክብሬው ወድጄው ነው የማሳድፈው ምክንያቱም እያንዳንዱ ባህላት ትርጉም አለው። ለአንድ ክርስቲያን ለአንድ ኦርቶዶክስ ሃይማኖታዊ በዓላት እያንዳንዱ ሲከበሩ እነሱ ትርጉም አላቸው። ክርስቶስ ምን ያክል ለኛ የከፈለው መስዋዕትነት ለማስረዳት ነው። የእያንዳንዳችሁ እና ሞት እንድል አድርጎ ሲነሳ ለኛ ያደረገው ነገር አለ ሲሰቀል ለኛ ያደረገው ነገር አለ። ሲወለድ ሲጠመቅ በጣም ብዙ ብዙ መስቀሉ ሲገኝ እና የተሰቀለበት መስቀል ሲገኝ በጣም ብዙ በዓላቶች አሉ። እመቤታችን የተነሳችበት ትንሳኤዋ እና እያንዳንዱ ለኔ ለኔ ህይወት አስተዋጽኦ አድኖ እያንዳንዱ በዓላቶች እና እነሱን በደስታ ነው የማከብራቸው። የተደረገልኝን ነገር እያሰብኩ በደስታ ባይወለድ ኖሮ እኔ እንደዚህ አልሆንም ነበር። ባይሰቀል ኖሮ እንደዚህ የማንነት አይኖረኝም። በርግጥ ከዚህ የተሻለ ሊሆን ይገባል ግን እዚህ ያደረሰኝ እሱ ስለሆነ የእያንዳንዱን የክርስቶስን በዓላቶች ሌላም ተጨማሪ በዓላቶች የኦርቶዶክሳዊ በዓላቶች በሙሉ በደስታ በመውደድ ነው የማሳልፋቸው። እና ሁሉንም ባላቶች እወዳቸዋለሁ። ከምንም በላይ ግን ትንሳኤን በጣም ነው የምወደው ምክንያቱም እንትን ያልኩበት ማለት የዳንኩበት ወደ ሲኦል ገብተን የነበረው የተመለስንበት ምንም ማብራሪያ አያስፈልግም። እና የትንሳኤ በዓል በጣም ነው የማወደው። በጣም ማለት ነው። ከዚህ ከሃይማኖታዊ ውጪ በትንሳኤ ሰዓት እንደ ቤተሰብ የምናደርጋቸው ነገሮች አሉ። ለምሳሌ በየቤታችን ይታረዳል። በየቤታችን በግ ይታረዳል። ጾሙን በሙሉ ሁለት ወር ሙሉ ሰው ጾመው ነው ምንም አንገናኝም። ሁለት ወር ሙሉ በጾም ሰዓት አንገናኝም። እና አንዱ ሱባኤ ሲሄድ አንዱ ሲጾም አንዱ ሌላ አካባቢ ብቻ በጾም እንትን ብዙ ቤተሰብ አይገናኝምና። የምንገናኘው መቼ ነው? ፋሲካ ነው የፋሲካ በየቤቱ በግ ይታረዳል በየጥሪ ይበዛል። ከቤተሰብ ከሌላ ከአክስት ካጎት ልጆች ጋር ግንኙነት ይኖረኛል። እና እነሱንም ማገኛቸው የበዓላት ጊዜ ነው። ምጫወተው በደንብ የባላት ጊዜ ነው። እንደገና እኛ ቤት ደግሞ ስጋ በደንብ የሚበላው የትንሳኤ ስሞን ከዛ በኋላ አይኖርም። ስጋ ማለት ነው። የ24 ሰዓት እንደሚበሉት አይነት ቤተሰብ አይደለም እኛ ቤተሰብ። እንደዚህ ይባላት እንትን ሲሉ የባላት ቀን ናት ነው እነሱም ይመረጣሉ ለምሳሌ አዲስ አመት ላይ ግዴታ አይደለም በግ አይታረድም። የመስቀል ይታረዳል ግን እንደ ሰፈር ስለሆነ ቤት ውስጥ እንደምንበላ አይነት በዛ ያለ ምግብ አንበላምና። ዋናውና ትልቁ በደንብ ስጋን አጣጥመን ምን በለው የትንሳኤ ነው። ከትንሳኤ እስከ ዳግም ትንሳኤ ያሉት በየሰፈሩ እየሄድን የምንበላበት ቤት ነው። እና በጣም ስጋ የሚበዛበት ነው። እኛ ደግሞ አመቱ ሙሉ ስጋ አግንተን ለማናውቅ ልጆች ደግሞ ስጋ ማግኘት ትልቅ ነገር ነው በሰበ እየጓጓን ነው የምንጠብቀው። ይሄ ከሃይማኖታዊ ስርዓቱ ውጪ ደግሞ እንደ ሰፈር እንደ አኗኗራችን ደግሞ ስጋ በደንብ የምናገኝበት በዓል ትንሳኤ ነው። ፋሲካ ነው እና በጣም እወደዋለሁ። ፋሲካን ከዛ አዲስ አመት በጣም ደስ ይለኛል። ብዙ እቅድ የማቅድበት ነው ያው ቢሳካም ባይሳካም ብቻ አዲስ ስሜት ነው የሚሰማኝ በቃ ያለፈው አልፏል። ከዚህ በኋላ አዲስ ጅማሬ ነው የምጀምረው ብዬ የማስብበት ጊዜ ነው። ብዙ ጊዜ አይሳኩም ይኸው እቅድ ባቅድም ባቅድብን። ለማቀድ ግን ከማቀድ ወደ ኋላ ነው አሁን ለሚያዲስ አመት አዲስ እቅድ አቅዳለሁ ይሄን አሳካለሁ እላለሁ። ግን ያው አመቱ ሲያልቅ በመጨረሻም መጨረሻም እንኳን በሰላም አደረስከኝ። ለማለት ነው። በቃ እና አዲስ አመት ደስ ይለኛል። በአዲስ መንፈስ ነው የምቀበለው። በቃ ወድጄ ሳይሆን የሆነ ጥሩ ነገር እንዲያጋጥመኝ በደስታ ነው የምቀበለው። እና አዲስ አመት ለኔ ሊይዙ በዓል እወደዋለሁ በጣም ነው የማወደው። ፋሲካን አዲስ አመት አንደኛ

የምወደው የመተግበሪያ አይነት ብዙ ጊዜ ቲክቶክ ነው ቲክቶክ ነው አብዛኛው ጊዜ አሁን ላይ ልክ ልክ አይደለም። ምክንያቱም በጣም አጭር በጣም ሾርት ማይንድ አድርጎኛል እኔ አጭር ጭንቅላት እንዲኖረኝ ትንሽ። ትንሽ ነገር መውደድ ጀምሬለሁ የሆነ በዛ ያለ ማብራሪያ ያለው ነገር ጠልቻለሁ አሁን ላይ እና ልክ እንዳልሆነ እኮ ይሰማኛል። ይሰማኛል ልክ እንዳልሆነ አጭር መረጃ መስማት ጥሩ አይደለም የተብራራ። ሰፊ እውነተኛ መረጃ ማገናዘብ ይሻላል እና። ልክ እንዳልሆነ ስህተቴ እየገባኝ ግን ቲክታክ በጣም ነው የምወደው። ለምን እንደሆነ አላውቅም። አንድ ከአምስት ደቂቃ በፊት ያየሁትን ቪዲዮ እኮ ድጋሚ አላስታውሰውም። በቃ አእምሮዬ ወዲያውኑ ያያል ይረሳል ያያል ይረሳል ምንም ቁም ነገር ሳልይዝ ነው የማሳልፈው እና። ቲክታክ እየጎዳኝም ግን እስካሁን ድረስ በቃ በጣም አስቀያሚ ማለት ላይፌ ላይ ራሱ። አመሰቃቅለዋታል ብዬ ከማስበው መተግበሪያ ውስጥ። ቲክታክ ነው። ግን ደግሞ ከምወደውም ውስጥ እጄ የሚመራኝ በቃ ቀጥታ እኔ ስልኬን እንደያዝኩት እጄ ሚመራኝ ወደ ቲክቶክ ነው ወዴትም አልሄድም። ኢንስታግራም አልገባም ዩቲዩብ አልገባም። ኢሞ ወይ ፌስቡክ። እንዳለ ቴሌግራም ምናምን አልገባም በቃ ምንም ነገር አልገባም በተለይ ኢንስታግራም ጭራሽ አይቼው አላውቅም። አይቼው አላውቅም በቃ የነዚህ ታዋቂ ሰዎች እንትን ነው ፎቶ ስለሆነ። እኔ ደግሞ ፎቶ መፖሰት ምናምን አልፈለግም ያንን ህይወት ማየት አልፈለግም እና። እነዚህ አጫጭር የሚያስቁ በተለይ እኔ እንትን ነው ማለት ይሄ እኔ ሀዘን አልፈልግም። የሆነ ብቻ እኔ እዚህ የምገባው ለመዝናናት ነው አምሮዬን እንትን ለማለት ነው ብዬ የማስበውና። እገባለሁ የሚያስቁ ነገሮችን ነው በቻልኩት አቅም ለማየት የምሞክረው እና ስልኬ እንዳለ ኮንተንቱ እንዳለ ምንድነው የሚያስቁ ፈን የሚያደርጉ ነገሮች የሚያዝናኑ ነገሮች ናቸው። ከዛ ውጪ የትምህርታዊ ነገሮች አሉበት ግን ይሄ እንትን አይደለም። በዛ ያለ ደቂቃ ስላልሆነ ያንን እኔ አጭር እንትን ትምህርት አገኝበታለሁ ብዬ አላስብም በአጭር ቪዲዮ። ግን እኔ ልክ እንዳልሆነ እየገባኝ የምወደው መተግበሪያ ቢኖር ቲክቶክ ነው። ከዛ ደግሞ በደንብ ማለት ስራ የምሰራበትም አስፈላጊም የሆነ ጥሩም የሆነ ዩቲዩብ ደስ ይለኛል። ሲደብረኝ ሙዚቃ አዳምጥበታለሁ መረጃ ስፈልግ ዜና አዳምጥበታለሁ። የሆነ ስራ ስፈንግ ደግሞ ትምህርት ወይ ደግሞ ቲቶሪያል አይበታለሁ። እና ዩቲዩብ ምርጥ ነው ብዙ ቁም ነገር ይያዝበታል ቁም ነገር ይገኝበታል። ዩቲዩብ አንደኛ ነው። ይሄንን ግን ማለት ብሰራበት ራሱ ገንዘብ ላገኝበት እችላለሁ። ግን ገንዘብ ግን ማለት በእሱ አማካኝነት ግን በሌላ መተግበሬዎች ላይ ገንዘብ እንዳገኘ የረዳኝ ዩቲዩብ ነው። ያ ዩቲዩብ በጣም የምወደው መተግበሪያ ነው። ሌላኛው ደግሞ ቻት ጂፒቲ በጣም የምወዳት ሴት ናት እንዴ በምት ምወዳት መተግበሪያ ናት ቻት ጂፒቲ። ምክንያቱም እውነት ነው ሀሰት ነው የሆነ መረጃ የሆነ ማዋየው ሳዝን ምናምን ብቻ ምን ያክል እሷ ሪያሊቲ ነገር እውነተኛ ነገር ስለሆነ የምታቀርብልኝ ቻት ጂፒቲን በጣም ነው ማማከራትም የምወዳትም እና የምወደው መተግበሪያ ቻት ጂፒቲ። አፕሊኬሽን በጣም ነው የምወደው። ሌላ ተጨማሪ ደግሞ ዋትሳፕ ዋትሳፕ ደስ ይለኛል ዋትሳፕ ቪዲዮ ጥራቱ በጣም ነው የምወደው። ምክንያቱም ከውጭ ካሉ ቤተሰቦች ዘመዶቼ ጋር ለማውራት ዋትሳፕ ነው የምትጠቀመው እና ጥራቱ አንደኛ ሁለተኛ ኔትወርክ አይፈልግም። እነዚህ እነዚህን ስለሚይዝ ዋትሳፕ በጣም ደስ ይለኛል። ቴሌግራም ደግሞ ለአንዳንድ ቻናሎች መወያያ ቻናሎች እውነተኛ መረጃ ለማግኘት። አንዳንድ ነገሮች ብቻ ቴሌግራም በጣም ብዙ ጥቅም አለው። አንዳንድ ስራዎችም አሉት የራሱ የሆነ በቴሌግራም የሚሰሩ ስራዎች አሉ። እና እነሱን ስራ እሰራበታለሁ እና ቴሌግራምም ምርጥ ነው። ግን ያው የጎዳኝ ምንም ገንዘብ የማላገኝበት እንደገና ይሄ ማንነቴን እየጎዳ ስብእናዬን እየጎዳ። የምወደው መተግበሪያ ግን ቲክታክ ነው። አንደኛ ማለት የሆነ ሱስ ሆኖብኛል። ልክ ማለት ከዛ ስነቃ እኮ ደስ የማይል ስሜት ነው የሚሰማኝ። ሌሎቹ ጋር እኮ ብር እየሰራሁ ነው ሌሎቹ ጋር የቤተሰቦቼን ያገኘው እየተዝናናሁ ነው። የቲክታክ እኔ ግን ምንም አልዝናናም አንድ ጊዜ እዝናናለሁ አንድ ጊዜ አዝናለሁ ስሜቴ ቅይይር ይልና። ራሴን ነው የሚያመኝና። ቲክታክ ያው ጥሩ

ብዙ አይነት ሀላፊነት አለብኝ። የመጀመሪያው ሀላፊነት አሁን ቤት ውስጥ ልጅ መያዝ: ልጅ መያዝ በጣም ትልቁ ሀላፊነቴ ነው። ጨጓራየ ሊፈነዳ ትንሽ ነው የቀረው። ጨጓራ የሚፈነዳው ከሆነ የመጀመሪያ የሚፈነደው የኔ ነው የሚሆነው በቃ እኔ ልጅ መያዝ በጣም ሰልችቶኛል። እግዚአብሔርን በጣም ነው የሰለቸኝ። አልወደድኩም ምናልባት አልኩኝ ግን ልጅ በጣም አልወደደደኝ እዛም ማለት ልጆችን ትሪት ማረግ እችላለሁ በጣም እ መረዳት እችላለሁ ከእነሱ ጋር ስውል ደስ ይለኛል። ግን የሆነ ነገር እያጣው እንደሆነ ይሰማኛል የምር የሆነ በቃ ጨጓራዬ ፍንድት የሚል ነው የሚል በቃ አንዳንድ ልጆች ደግሞ በተለይ ወንዶች ወንድ ልጅ እረ ሴት ልጅ ይሻላል ወንድ ልጆች ውይ አስተማሪዎች ግን ታድለውየማለ ህፃናት አስተማሪዎች እንዴት እንደሚችሏቸው ያንን ሁሉ ተማሪ እኔ ሶስት አራት ሆኖ ግን ምንድነው ጨጓራዬ በጣም እ መረዳት እችላለሁ ከእነሱ ጋር ስውል ደስ ይለኛል። እነሱን መረዳት በጣም ከባድ ነው እና ያው የመጀመሪያ ሀላፊት ልጅ መያዝ ነውደ የሚያስመርር ነገር ቢኖረውም ግን ደግሞ እያስመረረኝም መተው አልችልም የሆነ ደስ ይለኛል ደስ እያለኝ ግን የሆነ ነገሬን እያጣሁ ነው የምሄደው በቃ ድክም እስኪለኝ ድረስ እና ልጅ መያዝ የወንድሞቼን ልጆች የእህቶቼን ልጆች የ ጎረቤትም ልጅ አሁን ጎረቤት ልጅ መያዝ ስለመችል ትተውልኝ ነው የሚሄዱት በቃ እኔ ደሞ አልይዝም ብዬ ደሞ ከዛ አልችልም እዛ ጋ ቁጭ ብለው ምናምን ብቻቸውን ሆነው ወይ ደግሞ የሆነ ጥፋት እያጠፉ እኔ አብሬያቸው መሆን አለብኝ የሆነ ሊጠፉ ሊሆን ይችላል ብቻቸውን ተቀምጠው እና ብቻ ልጅ መያዝ ዋና ሀላፊነቴ ነው ቤት ውስጥም ቤተሰብ ጋም ጎረቤት ጋም በቃ ሰፈሩ የተለመደ ነው። ከዛ ደግሞ ምግብ መስራት ሀላፊነት አለብኝ እራት መስራት፣ ቁርስ መስራት፣ ምሳ መስራት በተለይ ቁርስና እራት መስራት ዋና አላፊነቴ ነው ምሳን ግዴታዬ ነው ግን ምሳ ይሻለኛል ቁርስና ምሳ እየመረረኝ ነው የምሰራው እና ከእንቅልፌ ተነስቼ ከዛ ማታ ደግሞ ፊልም የማየው ፊልም አለ እሱን አቋርጨ ነው እራት የምሰራው እና ይኸው ሀላፊነቴ ስለሆነ ቁርስ መስራት፣ ምግብ መስራት ሌላኛው ሀላፊነቴ ይሄ ነው ልብስ ማጠብም እንደዛው ውይ በተለይ የወንድ ልብስ ማጠብ በተለይ ጅንስ ማጠብ ጅንስ እንደው ውይ ባትለብሱ ወንዶች ባትለብሱ ምን አለበት እና ኧ ጅንስ ማጠብ የመጨረሻ የሚያስጠላኝ የሚያዘገንነኝ ስራ ነው ካልሲ ባጥብ ይሻለኛል። ጅንስ ከማጥብ እና ያው ዞሮ ደግሞ ማጥበው ደግሞ የወንድሞቼን የባለቤቴን ሁሉንም ስለሆነ ሴቶቹም አሁን እንደው ምን እንዳፈላችሁ አላውቅም ጅንስ መልበስ ጀምራችኋል ቢሆንም ልብስ ማጠብ ሌላኛውና ዋናው ሀላፊነቴ ነው። እኔ ነኝ የማጥበው ያው ህፃናትም ምግብም ማብላትም ተመሳሳይ ነው ሀላፊነቴ ነው የኔ ሀላፊነት ነው። እንደገና ደግሞ ቤት ማጽዳት በቃ ዋናውና ትልቁ እዚህ ጋር ህፃናት ያቆሻሹት እዚህ ጋር ግን ቤት ማጽዳት አለብኝ ማታ ሲመጡ የሚያዩት ያችን ቆሻሻ ነው ልጅ እኮ ይዤ ነው ያልኩት ልጆች ይዤ ነው ያልኩት እነሱ ያቆሽሻሉ በየደቂቃው እነሱ ሲያቆሽሹ እኔ ማጽዳት አለብኝ? እነሱን ልከታተል ወይስ ላጽዳ? ተንሸራተው ያ ሴራሚክ ይጥላቸዋል ባጸዳ እነሱ እያሉ እና ያው ቤት ማጽዳት ግዴታ ነው ሁሉንም የቤቱን ንጽህና መጠበቅ እቃ ማጠብ ዋና ሀላፊነቴን ማንም አያጥብልኝም ቤት ማጽዳት እቃ ማጥብ ልብስ ማጠብ የኔ ዋና ዋና ስራዎቹ በቃ ረስተውታል ሲጀመር እኔዎቹ ቤተሰቦቼ እንደዚህ አይነት ስራ እንዳለ ራሱ አያውቁም ረስተውታል እና ይሄ ስራዬ ነው ምግብ መስራት ስራዬ ነው ህፃናትም መያዝ ስራዬ ነው መንከባከብ እነሱን ልብሳቸውን ማልበስ ምግባቸውን መስራት ማብላት በቃ የኔ ሀላፊነት ነው። በቃ ቤት ውስጥ ያለው አብዛኛው ጌዜ የሴት ማለት የሴት ስራ የለም ግን ቤት ውስጥ ያሉ ስራዎች አብዛኞቹ ዋ የኔ ዋና ስራ ነው እንጀራ መጋገር የኔ ስራ ነው እንጀራ ግደታ እኔ ነኝ የምጋግረው ማሚ ታስፈጫለች እኔ ነኝ የሚያምጥቼ የምጋግረው እና ቤት ውስጥ ያሉ ስራዎች በሙሉ በሚበሉ የሚለበሱ ምናምን ምናምን ማዘጋጅ እኔ ነኝ እና እንደዚህ ሁሉ ዋና ዋና ሀላፊነቶቼ ናቸው ይሄ የበዓላት ቀን ዶሮም ሌላም ቤትም ማስዋብ ምናምን የመሳሰሉትን ነገር የኔ ሀላፊነት ነው።

ፍየል አዎ አይቼ አውቃለሁ ብየ ቁርጥ ቤቱ ያሉት በጣም ብዙ መአት ፍየሎች አሉ። እያንዳንዱ እዚህ ባህር ዳር ደግሞ በጣም ብዙ ብዙ ቁርጥ ቤት አለ። የሚመከረው ማለት ሰው የሚወደውም ሰው ብዙ ጊዜ ስለሚመገበው። የሚከፈተው ቁርጥ ቤት የፍየል ቁልጥ ቤት ነው። እና እዚህ ሀገር በጣም ፍየል በብዛት በብዛት ነው የሚታረደው በብዛት ነው። እንትን አገልግሎት ላይም ብሎ ለምግብነት ማለት ነው። እና የበጣም ነው የሚያደልቡት በየሰፈሩ አለ ማድለቢያ። የፍየል ማድለቢያ ቤቶች መሸጫ ቤቶችን እኔ ማውቀው ራሱ አለ ማድለቢያ ቤት እና ብዙ ማድለቢያ ቤቶች አሉ። ፍየል የሚያደልቡ። ትንንሽዬዎቹ እነዚህ ልጆቹ ምንድነው የሚባል ግልገል? ፍየሎቹ በጣም ነው የምወዳቸው ውይ በስመ አብ ስወዳቸው። ሲሉ ሲያምሩ በቃ የምር እኔ ልጆች ልጅ የሆነ ማንኛውም ነገር ደስ ይላል። ግን ፍየሎች ደግሞ የበላት ደስ ይላል ጨዋታ ይችላሉ። በቃ ደስ ሲሉኝ ሲፈነጥዙ ነው የሚባለው ሲፈነጥዙ በጣም ነው ደስ የሚሉት በቃ ሲቦርቁ በጣም ደስ ይለኛል። እና ፍያሎችን አይቼ አውቃለሁ በዚህ በየቁርጥ ቤቱ። ይታሰራሉ ማለት ፍየል ቤት ነው ለማለት። በር ላይ እቁርጥ ቤቱ ምግብ ቤቱ ሬስቶራንቱ ግሮሰሪው ቤት። በር ላይ ባሩ ላይ ምኑ ላይ ምንድነው? ፍየል ነው የሚታሰረው። ይሄ ነው የሚታረደው ለማለት ማለት ነው። እና ፍየል በየቁርጥ ቤቱ ታስሮ ታስሮ ታስሮ አለ። እንደየ ሀገሩ ባህሉ ለየት ለየት ያለ ነው። አሁን እዚህ ብትመጡ ለየት ሊልባችሁ ይችላል። ለእኛ ግን በጣም ኖርማል ነው ምንም አይደለም። ግን እዚህ ባህርዳር ላይ። በእያንዳንዱ ቁርጥ ቤቶች ላይ ወይ ደግሞ እያንዳንዱ ምግብ ቤቶች ላይ ምንድነው? ፍየል ታስሮ ይገኛል። ያው ፍየል የሚታሰረው። ፍየል ቤት ነው ማለት ፍየል ቁርጥ ነው ወይ የትኛው ፍየል ስጋ ነው የምንሸጠው ለማለት ማለት ነው። ምክንያቱም ምን አለ የበጋ አለ። እንደገና ደግሞ የበሬ አለ። የከብቶች ማለት ነው። የበግ ሌላ ነው ጣሙ የፍየል ሌላ ነው ጣሙ የከብት ሌላ ነው ጣሙ በጣም የሚፈልገውና ሰው ሁሉ የሚመገበው የፍየል ነው። የፍየል በጣም አሪፍ ነው። ቅጠል የሚታሰበው ማለት ነው እኛ አካባቢ የሚታሰበው። ፍየል መድሃኒት ነው የምትበለው ብዙ ጊዜ ቅጠል ነው የምትበለው የምትበለው ቅጠል ደግሞ መድሃኒት ነው አብዛኛው መድሃኒት ነው። እና ያ በልታ እንትን ያለችው የሚገነባችሁ ሰውነት ራሱ ስጋው መድሃኒት ነው። ምክንያቱም የበላችሁ ምግብ ምንድነው? መድሃኒት ስለሆነ ቅጠሎች። እኛ አካባቢ በጣም ብዙ መድሃኒት የማናውቃቸው የማውቃቸውም አሉ የማላውቃቸው በጣም ብዙ አይነት መድሃኒት የሆኑ ቅጠሎች አሉ። ፍየሎች ደግሞ የራሳቸው እንትን የላቸውም የራሳቸው የሚዘጋጅ ነገር የላቸውም። እየዞሩ ነው ቅጠሎችን የሚበጥሱ የሚበሉ ማለት ነው። እና ለመጀመሪያ ጊዜ ያገኘችውም ቡናን ፍየል ናት አይደለ ኢትዮጵያ ውስጥ ነው የተገኘው ቡና። የመጀመሪያ ጊዜ የበላው ፍየል ነው ፍየል በላችሁ ከዛ በጣም ትነቃቃ በጣም እንትን ለየት ያለ እንቅስቃሴ ስታሳይ የእረኛው ነው። ይሄ ነገር ምንድነው? ብሎ እንትን ሲል እሱም ተመሳሳይ አይነት ስሜት እንደ ፍየሉ አይነት የሆነ የመነቃቃት ደስ የሚል ስሜት የመፈንጠዝ። ስሜት የተሰማቸው እና ልክ እንደዛ ፍየል ምንድነው ከቡና ጀምሮ የሚጠቅም ነገር ነው። የምትበለው የምትበለው ቅጠል እና ለዛ ስጋዋ መድሃኒት ነው ብሎ ስለሚታሰብ። እዚህ ባህርዳር ውስጥ እንዳለ ማለት ነው። ባህርዳር ዳር ውስጥ አብዛኛው እርግጠኛ ነኝ ሰባ ፐርሰንት የሚሆነው ፍየል ቤት ነው። ሰው የሚበለው ያንን ነው። ፍየል መድሃኒት የፍየል ስጋ መድሃኒት ስለሆነ። ሰው በስጋው በኩል ራሱን ማለት የሰውነቱን ጤና እየጠበቀ ነው የሚመስለኝ። እና የሚበሉት ቁርጥ የፍየል ነው። እና ፍየል በየቤቱ አለ ማለት በዚህ ልክ ነው እኛ ጋር ፍየልን። ከስጋ ምርቶች የፍየል ስጋ በጣም ትልቅ ጥቅም እንዳለው የምንረዳው እና በየመንገዱ አለ ፍየል በዛ ምክንያት ፍየል አያለሁ አውቃለሁ። ምክንያቱም ሁሉም ሰው ስለሚመገብ እኔም ብመገብ ደስ የሚለኝ የፍየል ስጋ ነው። ይኸው ትንሽ ይሸታል። ቢሆንም በደንብ መታጠብ ነው። ከዛ ውጭ ግን በጣም ጥቅም አለው። አንድ ሁለተኛ ማድለቢያም ስላለ። ያው ተገቢ ባይሆንም በማድለቢያ የሚሸጡ ፍየሎች ስላሉ። እነሱንም አያለሁ እኛ ሰፈር አለ ማድረቢያ እና ፍየል አይቼ አውቃለሁ።

በተፈጥሮ ውስጥ መራመድ እወዳለሁ ያው ያን ያክል አይደለሁም ፈሪ ነኝ ምክንያቱም በተፈጥሮ ውስጥ በጣም ብዙ እንስሳቶች አሉ። እኔ ደግሞ እንስሳት በጣም ነው የምጠለው ማለት እንስሳት ማለት እነዚህ ትልልቆቹን አይደለም በርግጥ የምፈራቸውም አሉ ከትልልቆቹ ውስጥ። ግን በቃ እፈራለሁ ማንኛውም እንስሳት እፈራለሁ እኔ የቤት እንስሳትም ይሁን የዱር እንስሳት። እፈራለሁ እና በተፈጥሮ ውስጥ ስራመድ ምንድነው እንስሳት በተፈጥሮ ውስጥ አይጠፋም። ጫካ ደን ውስጥ ምናምን እንስሳት አይጠፋም። ኖርማልም ቢሆን ጫካም ባይሆን ራሱ ይሄ ሚዳማ አካባቢ ቢሆንም ራሱ ወይ ውሃማ አካባቢ ቢሆንም። እንስሳቶች ይበዛሉ እና። በተለይ ተሳቢ እነዚህ ነፍሳቶች ጥቃቅን ነፍሳቶች ምናምን። ያው ትንሽ ማለት ያው ትንሽ አይደለም በደንብ ነው የምጠላው። በደንብ በጣም ነው የሚያስጠሉኝ። እና ተፈጥሮ ውስጥ እኔ ከምፈራቸው ማለት ተፈጥሮን የማየት እንትን አይኖረኝም በጣም ነው የምሳቀቀው። የሆነ ነገር ሲያርፍብኝ የሆነ ነገር እንትን ሲልና። ተራ የሚባሉት ጉንዳኖች ሳይቀር የሆነ በጣም ትንንሽ ከሚባሉት ጀምሮ። ከነፍሳት እስከ ትልልቅ እንስሳቶች ድረስ እንስሳት እጠላለሁ። ማለት መጥላት ማለት ጥላቻ ሳይሆን ስል እፈራለሁ በቃ እፈራችኋለሁ። ለኔ አሁን ውሻ ውሻውን ለማንኛውም ሰው ኖርማል ነው በጣም ምርጥ ውሻ ነው። ማለት ታማኝ ነው። ደግ ነው ሩህሩህ ነው። ግን ውሻን እፈራለሁ ካሁን አሁን ነከሰኝ አልነከሰኝ በጣም ነው የምፈራው። ድመት ለምሳሌ አለ። ድመት ምንም ሊያደርግ አይችልም። ግን እኔ ልትቧጭረኝ ትችላለች ብዬ ሌላ ሀሳብ ውስጥ ነው በቃ። ድመት ጋር አብሬ ብቀመጥ አሁን በቃ ከሁን አሁን ተነስታ ቧጨረችኝ ጥፍሯን ተቆርጣለች ነው የማስበው። ጥፍሯን ብትቆርጥስ በጥርሷ ትቧጭረኛለች ብዬ ነው የማስበው። ብዙ ብዙ ነገር እና እፈራለሁ። ይሄ ደግሞ ሳይኮ ችግር ደግሞ ምንድነው ከልጅነት ጀምሮ እንደዚህ አይነት ነገር እና ተፈጥሮ ላይ ደግሞ ምንድነው? ብዙ እንስሳቶች ይኖራሉ በጣም ብዙ እንስሳት ነፍሳት። ከጉንዳን ጀምሮ ከጥቃቅና ነገሮች ጀምሮ እንስሳቶች አሉ። እና እንስሳት ደግሞ እኔ አልወድም። እና ተፈጥሮ ጋር በተፈጥሮ ስራመድ ምንድነው ትኩረት የሚሆነው? አንስሳት አለ የለም የሚለው ሀሳብ ላይ። ማንምኛው የትኛውም አካባቢ የትኛውም ተፈጥሮአዊ አካባቢ የሆነ እንስሳት ይኖራል ግዴታ ነው። እንኳን ተፈጥሮዬ አካባቢ መኖሪያ ቤት ላይ ራሱ እኔ ተሳቅቄ ነው የምኖረው በጣም ብዙ እንስሳት አለ። እና ተፈጥሯዊ አካባቢ በጣም ብዙ እንስሳቶች አሉ እኔ ያው ደጋማ አካባቢ ተወለጄ እስካደኩ ድረስ ብዙ እንስሳቶች አሉ። ተሳቢ አሉ እነዚህ ጥቃቅን ነገሮች አሉ በዛው ልክ መርዛማ ነገሮች አሉ መርዛማ እንስሳቶች አሉና። እኔ በጣም ነው የምፈራ ይቅርታ አድርጉልኝ በጣም ነው የምፈራቸው። በቃ ሰውነቴ ራሱ ይቆጣል እነሱ ሲሄዱብኝ ጥቃቅን እንስሳቶች ሲሄዱብኝ ሰውነቴ ይቆጣል በጣም። ሸረሪት አሁን ሸረሪት ማንም ሰው ሊፈራ አይችልም ግን እኔ በተፈጥሮ አካባቢ ከሄድኩ ሸረሪት ካገኘሁ። ብቻ ትኩረት አይኖረኝም ነው ትኩረት ወደ ተፈጥሮ ትኩረት አይኖረኝም ትኩረቴ ምንድነው? እዛ ተፈጥሮ ውስጥ ስላሉት እንስሳቶች ነው ሀሳቤ በሙሉ የሚሆነው እና። ያው ተፈጥሮ ደስ ይለኛል እኔ በጣም አሁን ከተፈጥሮ ተፈጥሯቸው ከሚያምሩት መካከል አሁን ሲውዘርላንድ በጣም ነው ደስ የምትለኝ ተፈጥሯ በጣም ያምራል። በቃ በእሷ ብሄድ ብዬ የማስበው ግን እርግጠኛ ነኝ እዛ ስዊዘርላንድ ቢሄድና በተፈጥሮዎቿ ውስጥ ብራመድ። በጣም የተሳቀቅኩ እንደፈረው ኩአሁን አሁን የሆነ ነገር መጣ። ከትልቅ ነፍሳት ከትንሽ ነፍሳት በቃ የሆነ ነገር ነከሰኝ። ያዘኝ የሚል ትራውማ ነው የሚባለው። የሆነ ችግር በቃ ማሰብ እጀምራለሁ እና። ብራመድ ደስ ይለኛል ተፈጥሮን አልጣላም በጣም ልዩ ልዩ ነገር አለ ሚስጥራዊ ነገር አለ ተፈጥሮዎች በጣም ማለት እኔ እኔ ቃላት የለኝም ስለ ተፈጥሮ ለማውራት። መጀመሪያ እውቀት ነው የሚያስፈልገው። ግን እንደው ከውጭ ከሚመለከቱ እውቀቱ ሳይኖረኝ ግን ከውጭ ከሚመለከቱት ውስጥ። ተፈጥሮ ምን ያክል ሚስጥራዊ እንደሆነ ይገባኛል። ማለት ባልማረውም ባላቆም። ሚስጥራዊ እንደሆነ ተፈጥሮ ይገባኛል በተፈጥሮ ውስጥ መራመድ ማለት። ራስን ከሆነ ነገር ጋር ማስተሳሰር ነው። ልዩ ስሜት እንዳለው ይገባኛል። እኔ ግን እንደዛ ለመሆን እንስሳቶችን መውደድ አለብኝ። ቢነክሱኝም ችግር የለውም ይንከሱኝ እወዳቸዋለሁ ማለት አለብኝ እና። ያው ብወድም እወዳለሁ ግን ትኩረቴ እንስሳት ላይ ነው የሚሆነው። እና በትክክል አደረገ

ስራው ቦታዬ ያው ቤት ውስጥ ነው። ቤት ውስጥ ነው የተለያዩ ስራዎችን በመስራት የምንኖረው ቤት ውስጥ የሚሰሩ ስራዎች እና የራሱ ሱቅ የራስ መስሪያ ቤት የመሳሰሉት ነገሮች የሉትም። ቤት ውስጥ ነው ቤት ውስጥ እሰራለሁ ቤት ውስጥ እሸጣለሁ ማንኛውንም ስራ ማለት ነው። እና በዚህ ምክንያት ደስ ይለኛል ቤቴ ውስጥ እዛው እየሰራው እዛው እየበላው እዛው ዘና እያልኩ ነው የምሰራው። እና ቤት ውስጥ የሚሰሩ ስራዎች ደስ ይላሉ በተለይ ኦንላይን የሆኑ ስራዎች በጣም ደስ ይላሉ። እና ምን ቤት ውስጥ ነው የሚሰሩት? አለ ማለት እዚህ ጋር ከሰው ጋር የሚያገናኝ ነገር አይኖርም። ስራው ከእኔ ጋር ነው ከራሴ ጋር ነው። እና ስራው ቦታዬ ይሄን ይመስላል። አሪፍ ነው እኔው እወደዋለሁ በጣም ነው የምወደው። ቤቴ በመሆኑ ስራ ቦታዬ በተለይ ኦንላይን ስራ የሆኑ በሙሉ ቤት ውስጥ መስራት ደስ ይላል። ጸጥ ያለ ቦታ ትንሽ አሁን እንትን ያልኩበት ስራ ቦታዬ ምንድነው? የተከራየሁበት ቤት ትንሽ ጫጫታና የልጆች ጩኸት አለ። ግን ብዙ አይጎዳም አንዳንድ ጊዜ የነሱ ጩኸት መኖሩ አለመኖሩ ምንም የማያስፈልግ ጊዜ አለ። አንዳንድ ጊዜ ደግሞ በጣም የሚያስፈልግበትም ጊዜ አለ አይነት ነው። ግን ምንድነው? አካባቢያችን በጣም እንትን የሆነ አይደለም ዘመነዊ የሆነ ሪል ስቴት ኮንዶሞኒየሞች ይሄ ማለት እኔን አቅሜን ያማከለ የለም። አዲስ አበባ ቢሆን ቢያንስ ፎቅ ላይ መከራየት እችላለሁ። ምንም በጣም ሰላም ነው ለእንደዚህ አይነት ስራዎች በጣም ምርጥ ነው። ቤት ውስጥ ሆኜ ስለምሰራ መውረድ መውጣት ስለሌለው አርፍ ነበር ለኔ ማለት ነው። ግን ምንድነው እዚህ ሀገራችንም እያንዳንዱ አከራዮቻችን ምንድነው? የራሳቸው ግቢ ላይ ኤል ቤት ማለት ዝም ብሎ ኖርማል ታች ግራውንድ ቤት ነው። ሁሉም ፎቅ የሰራ የለም። ሁሉ ባለ አንድ አንድ ክፍል ያለው ቤት በሙሉ መሬት ላይ የተሰሩ ቤቶች ናቸው። እና ያው የሚከራዩዋቸው ሰዎች ብዙ ስለሆኑ ትንሽ ለስራ ለስራነት አይመቹም። በጣም ጫጫታ ይኖራቸዋል እንትኔን ይሰርቁታል በቃ አእምሮዬን ይሰርቁታል ጩኸት ወደ ጩኸታቸው ነው የሚያስበው። ከዛ ውጪ ደግሞ እንደዚህ አንዳንዴ ቪዲዮ ቪዲዮም ሊሆን ይችላል። ወይስ ሪከርዶች ምናምን ሲኖሩ ምንድነው የነሱ ድምጽም ይገባል እና ትንሽ ወደኋላ ቀርተናል በዚህ ጉዳይ ምክንያቱም። አፓርታማ ቢኖር ሪል ስቴት እንደዚህ ምናምን ቢኖሩ በጣም ትልቅ ፎቅ ማለት የመጨረሻው ፎቅ መከራየት ድምጽ አይገባም ብዙ ጊዜ አሁን እነዚህ በጭቃ ቤት የተሰሩ ናቸው። ይገባሉ ድምጽ ይገባሉ እንደገና ዘግቼኝ መዋል ማደር አልችልም። ምክንያቱም የግለሰብ ሆኖ ማለት ባለቤቱ ፊት ለፊት እያየኝ ነው። እና ዘግቼ መዋን አልችልም እና መስራት ብዙ ትንሽ ይከብዳል። እና ለዚህ ለዚህ ብዬ አዲስ አበባ ልሂድ አልሂድ እያልኩ እያሰብኩ ነው። ምክንያቱም ቤት ውስጥ ስራዬን መስራቴን እወደዋለሁ ስራ ቦታዬን እወደዋለሁ ቤት ውስጥ መሆኑ በጣም ነው ደስ የሚለኝ። ግን በጣም ጫጫታ አለ ጩኸት አለ በዛ ላይ ሰዎች ትኩረት ይስባሉ ለኦንላይን ስራ ያን ያክል እውቀት የላቸውም። እና ልየት ያለ ነገር እያደረኩ ያክል ይሰማቸዋል። የሀገሩ መበጣበጥ አንፃር ደግሞ የሆነ መረጃ ምናምን እየሰጠሁ ሁሉ ይመስላችኋል። የሆነ ነገር ማለት ጸጥ ብዬ ስሰራና ሰላይ ሁሉ እመስላቸኋለሁ። አንዳንዴ ጊዜ እና ይሄ እንትን አለ። ስራዬ ላይ ይሄ ነገር አለ ቤቴ ስራ ቦታዬ ስለሆነ ከዛ ውጪ ምርጥ ነው። እኔ ምርጥ ነው እኔ እወደዋለሁ ቤት ውስጥ በመሆኑ እወደዋለሁ። ግን ድምጽ አለ በጣም በጣም ነው የምልህ። አረ

በበጋ ወቅት የተለያዩ ነገሮችን አደርጋለሁ። ማለት ይከፋፈላሉ ብዙ ጊዜ በበጋ ወቅት ምንድነው? ክረምት ላይ ቤት ከቤት ስራ ጀምሬ ማለት ነው። ክረምት ላይ የማይደርቁ ብዙ ልብሶች አሉ። በጣም ብዙ ምንጣፋ አለ ለምሳሌ ምንጣፋ ቶሎ የማይደርቅና በጋ ላይ ነው የሚታጠበው። ትልልቅ ብርድ ልብሶች በጋ ላይ ነው የሚታጠቡት። ፍራሾችም ሊሆኑ ይችላሉ የፍራሽ ልብስና ፍራሽ በተለይ አሁን ህፃናት የሚተኙበትን ፍራሽ። በጋ ላይ ነው የሚታጠቡት ምክንያቱም ሽንታቸውን ይሸኑበታል ምናምን ከዳይፐር። በፊት ቀድሞ ምሽት ነው እውቀትን። እንደገና ሶፋ አሁን ሶፋ የሚታጠበው። በጋ ላይ ነው ምክንያቱም ፀሀይ እኛ ጋር ማድረቂያ ማሽን የለም ሁሉ ነገር ምንድነው ማኑዋል የእጅ ስራ ነው ሁሉም ነገር እና ምንድነው የምናደርገው። እነዚህ ትልልቆቹን ስራዎች እኔ የምሰራው። አሁን ሶፋ ማጠብ አለብኝ ግዴታ ነው አሁን በጋ ሰዓት ነው የበጋ ወቅት ነው። ሶፋ ይታጠባል። ልብሱ ሳይሆን ውስጡ ጨርቁ እንትኑ። ጨርቁ የማይወጣባት አብሮ የተሰሩ ሶፎች አሉ የኛ ሶፋ እንደዛ ነው አብሮ የተሰራ ከስፖንዱ ጋር እና መውጣት አይችልም። እና እሱን ምንድነው በጋ ሰዓት ነው የማጥበው በየአመቱ በየበጋ ሰዓት ነው የማጥበው። ልጆች ያቆሸ እንግዳ ሲመጣ ይቆሸሻል ምናምን ነው። ህፃናት ብዙ ጊዜ ቤት ይመጣሉ። የዘመድ ልጆች ምናምን እና ስለሚቆሽሽ እንደማደርገው በጋ ላይ ነው የማጥበው። ብዙ ጊዜ እና አብዛኛውን በጋ ላይ የምሰራቸው ስራዎች አብዛኛውን ቶሎ የማይደርቁ ልብሶችን ማጠብ ነው። ቶሎ ማድረግ መድረቅ የማይችሉ ልብሶች። ጋቢዎችን በጋ ላይ በጋ ላይ ነው የሚታጠቡት። ጋቢዎች አሁን ብዙ ጋቢ ያለ እኛ ቤት ክረምት ላይ የሚቆሽሽቱን የሚቆሽሹትን በሙሉ በጋ ላይ ነው የማጥባቸው። ጋቢዎች ይታጠባሉ። የፍራሽ ልብሶችና ፍራሾች ራሳቸው ይታጠባሉ። ቶሎ እንዲደርቁ ማለት ነው በጋ ላይ ነው የሚታጠበው ለፀሀዩ እያልኩኝ። ምንጣፎች በጋ ላይ ነው ብዙ ምንጣፍ አለ ክረምት ላይ የሚነጠፉ። ክረምት ላይ ብዙ በዓላት አሉ ጸደይ ላይ ብዙ በዓላት አለና። በዛ ሰዓት በጣም ብዙ ምንጥጣፍ አለ እኛ ቤት ውስጥ እና እነሱ እየተቀያየሩ ይነጠፋሉ። እና እነሱ ምንም ብዙ ናቸው በጣም ብዙ ምንጣፍ ነው ያለው የተለያየ ምንጣፍ። አለ። እና እነሱ ምንጣፎች በጋ ላይ የሚታጠቡት እና ቀስ እያልኩ ነው የማጠበው አንድ ቀን አይደለም ይሄ ሁሉ የሚታጠበው። ዛሬ አሁን አንዱ ምንጣፍ ከታጠበ ነገ አንድ ምንጣፍ። ለምሳሌ ሰባት ምንጣፍ ቢኖር ራሱ አሁን ሰባት ምንጣፎችን ቀስ እያልኩ አንድ ቀን እያሳለፍኩ ሁለት ቀን እያሳለፍኩ እንግዲህ ቦታ ሲለቅ ቦታ ሲለቅ ስለሆነ በጋ ላይ ነው እነዚህን ማጥባቸው። ሶፋውን በጋ ላይ ነው የማጥበው። ብርድ ልብስ አሁን ትልልቅ ብርድ አለኝ እኛ ክረምት ላይ በጣም እንትን ሲሆን። ለእንግዳም ለቤተሰብም የሁሉም የሚታጠበው ክረምት ላይ ነው። ማነው ክረምት ላይ ስለማይደርቅ በጋ ላይ ነው እና አብዛኛው ክረምት ላይ የሚለበሱ ብርድ ልብሶች። በጋ ላይ ስለማይለበሱ ስለሚቀመጡ ታጥበው በጋ ላይ አጥባቸውና ይቀመጣሉ ክረምት ላይ እየወጡ ይለበሳሉ። እና ከዛ መልሶ በጋ ሲመጣ አሁንም ይታጠባል። እና የበጋው ወቅት እኔ አብዛኛው ስራዬ ከባባድ ቶሎ የማይደርቁ ልብሶችን እቃዎችን ማጠብ ነው። ይሄ እኔ ዋናው እና ትልቁ ስራ። ሁለተኛ በጋ ላይ ምን አደርጋለሁ? ፀጉሬን የምተኮሰው በጋ ላይ ነው ክረምት ላይ አልተኮስም ስለሚፈርስ። እና በጋ ላይ ካክስ ፔይስትራም የመሳሰሉትትን የምስራው በበጋ ወቅት ነው። ከዛ ውጪ በክረምት ወቅት ፀጉሬን ተሰርቼ አላውቅም። ከ ወደ ሌላ አካባቢ እንሄዳለን በተለይ ብርዳማ አካባቢ የሆነ የሆኑ ቦታዎች ይሄዳሉ። አሁን ቤተሰቦቼ አያቶቼ ምናምን ያሉት ወደ ብርድ አካባቢ ነው በጣም ብርዳማ እና። ለኔ የምሻለኝ በጋማ አካባቢ መሄድ ነው። ያንን ብርድ ለመቋቋም ስለሚቀንስ ብርዱ በጋ ላይ ነው የሚሄደው። እና በጋ ላይ ያሉት አለ የአብይ ጾማ ጾሞች የፋሲካ ምናምን ያኔ እሄዳለሁ ምክንያቱም ብርድ ያ ብርዱ ተመጣጣኝ ይሆናል። ይሄ ሙቀት ነው በጣም እዛ ሲሄድ ደግሞ ትንሽ የኛ ክረምት ይሆናል። እዛ ሲሄድ ማለት ነው እና በጣም ሀይለኛ በረዶ ያለበት ስለሆነ አካባቢው የምሄደው በጋ ላይ ነው። ለማመጣጠን ማለት ነው በጣም ስለሚከብረኝ ክረምት ላይ አልሄድምና። በጋ ላይ በጣም ብርዳማ አካባቢዎች እሄዳለሁ። በቃ እነዚህ እና ስራ ነው የምሰራው በጋ ላይ ስራ ላይ ነው በጣም ስራ ነው የምሰራው። ዋና ዋና ስራዎችን እሰራለሁ በቃሌ።

ባህላዊ ልብስ እለብሳለሁ በተደጋጋሚ ባህላዊ ልብስ የምለብስበት ምክንያት ምንድነው? ብዙ ጊዜ በጣም ነው የምለብሰው። ብዙ አይነት ባህላዊ ልብሶች አሉኝ። እለብሳለሁ። በየወራቱ በየወሩ እለብሳለሁ። ምክንያቱም እኛ ኦርቶዶክስ ስለሆንኩኝ ኦርቶዶክስ ምንድነው? ብዙ በዓላት አሉት። ደስ የሚለው። በማርያም በሚካኤል በባለእግዚአብሔር። በገብርኤል በማንኛውም ቀን ማለት ማንኛውም ማለት ብዙ። አብዛኛው ቀናቶች ከአንድ እስከ ሰላሳ ያሉባቸው በዓላት ናቸው። ማለት መታሰቢያ ስማቸው የሚታሰብባቸው ጻድቃን መላእክት ሰማዕታት አሉ። ያው ራሱ ፈጣሪንም ጨምሮ ማለት ነው። እና በዛ ምክንያት ምንድነው? እኛ ብዙ ጊዜ መታሰቢያውን ቀኑን መታሰቢያ ስናስብ። እኔ ሳስብ ምንድነው? ባህላዊ ልብስ በመልበስ ነው ባህላዊ ልብስ እለብሳለሁ ቤተ ክርስቲያን እሄዳለሁ። እንደዛ እና ባህላዊ ለብስ ያው ባህላዊ ይባል እንጂ። ለኔ የኦርቶዶክስ ልብስ ነው። ምክንያቱም ጥንት ኢትዮጵያን የመሰረቱት ኦርቶዶክሳዊያን ናቸው። ማለት ኦርቶዶክስ ኦርቶዶክስ የሆነበት ነው። እያንዳንዱ ቀን አቆጣጠሩ አለባበሱ በሙሉ የኦርቶዶክስን የሚያማክል ነገር ነው። በኦርቶዶክስ የመጣ ነው። እያንዳንዱ ነገር እና ባህላዊ ልብስ ይኸው ከበዓላት ጋር ይገናኛሉ እለብሳለሁ። በየወሩ እለብሳለሁ አመታዊ በዓሎች አሉ። አመት በዓሎች አሉ። የአመት ጊዜ የሚከበረው ማለት ነው። እንደገና ደግሞ ከሃይማኖት ውጪም ሰርግ ልደት እንደገና ደግሞ አዲስ አመትን ጨምሮ የተለያዩ የሚከበሩበት በዓላቶች አሉ። የሚከበሩ አንዳንድ ፕሮግራሞች አሉ። እና በእነሱ በእነሱ ባህላዊ ልብስ እለብሳለሁ። እና በጣም ብዙ አይነት ባህላዊ ልብስ አሉ። እነሱን ባህላዊ ልብስ እለብሳለሁ። ብዙ አይነት ብዙ አይነት ማለት ነው። ቢያንስ በሳምንት ሁለት ጊዜ እለብሳለሁ አንደኛው እሁድ ማንኛውም ኦርቶዶክስ የሚያከብረው ሰንበት ቀን። ሁሉም ስራ አይሄድም ቤት የሚዉልበት ወደ ቤተክርስቲያን የሚሄድበት ቀን ስለሆነ። በዛ እሁድ ቀን ሰው ይለብሳል እኔም እለብሳለሁ። ባህላዊ ልብስ ከዛ ውጪ ደግሞ ብዙ አይነት በዓላቶች ስላሉ በእነሱ በእነሱ እለብሳለሁ። እና ባህላዊ ልብስ የምለብስባቸው ብዙ ብዙ አጋጣሚዎች አሉ። በጣም ብዙ ብዙ ጊዜ ክርስትና ይኖራል። ሰርግ ይኖራል። ምርቃት ይኖራል። ከዚህ ከሃይማኖቱ ውጪ ማለት ነው። እና ነገሮች ቀለበት ብዙ ነገሮች ይኖራሉ። አንዳንድ ትዉውቆች ይኖራሉ የቤት ምርቃት ይኖራል። ሌላም ሌላም ነገር ስራ አዲስ ስራ መጀመር ምን ይሆናል ይችላል? በነሱ በነሱ ምንድነው? ባህላዊ ልብስ እለብሳለሁ። እንደገና ደግሞ ቤተክርስቲያን ሲኬድ ብዙ ጊዜ ቤተክርስቲያን ሲሄድ ባህላዊ ልብስ ለብሼ ነው የሚሄደው። ልደቶች ክርስትና የመሳሰሉትን ባህላዊ ልብስ እለብሳለሁ። እና በብዙ ምክንያቶች ባህላዊ ልብስ እጠቀማለሁ። እስከ ሰላሳ ባሉት ቀናቶች ቢያንስ በትንሹ አስራ አምስት አካባቢ አስራ አምስት ጊዜ አካባቢ እለብሳለሁ። ባህላዊ ድብስ በቃ አስራ አምስት አካባቢ በትንሹ ማለት ነው። ብዙ ጊዜ ጥር ጥር አካባቢ አሁን ጥር ላይ አመታዊ ባህሎች ይበዛሉ። ያኔ ሁሌም በየቀኑም ሊሆን ይችላል የሚለበሱት። እና ብቻ ከስራ ሰዓት ውጪ። ወደ ሃይማኖታዊ ነገር ስንሄድ ባህላዊ ልብስ እንለብሳለን።

ማዕድን አልፎ አልፎ ማለት። ማዕድን እኔ ትርጉማቸው ብዙ አይነት ናቸው ማለት። ብዙ ጊዜ ማዕድን ያወጣሉ ማዕድን እንትን ይላሉ ማለት የከበሩ ነገሮችን መሰለኝ እና። በጌጠይጥ መልኩ ልትጠቀም ይችላል ማለት ጌጣጌጥ ተሰርቶ አንዳንድ ማዕድናቶች ጌጣጌጥ ሆነው ይሰሩ የለ። በዛ የምጠቀምባቸው ካሉ አሁን የጆሮ የአንገት ምናምን አለ። በጌጣጌጥ በጣም ውድ ውድ የሆኑ እነሱን። እኔ ከመጠቀም ደረጃ ነው እኔ ተጠቅሜ አላውቅም ምክንያቱም በጣም ውድ ናቸው ማዕድን ማለት በጣም ውድ። ከወርቅ ጀምሮ ብር ራሱ ማዕድን ነው። እኔ አላውቅም እሱን ይመስለኛል ግን ማዕድን ነው። አሃ ልክ ብረትም ማዕድን ነው አይደለ? ስለዚህ ትጠቀማለህ እውነት ብረት። እኔ እንጃ ማዕድን እነማን እነማን እነማን እንደሆኑ ዲቴል ማለት ውስጡን በቅደም ተከተል አላውቅም። ማዕድን ማነው ምንድነው የሚለውን? ግን ብዙ ጊዜ የከበሩ ድንጋዮች እነዚህ አልማዝ ወርቅ የመሳሰሉት ነገሮች። ብዙ የማዕድን ማዕድን ያለበት ሀገር ሲባል እኔ ይሄ ይሄ በጣም ውድ ውድ የሆኑ ነገሮች ነው የሚመስለኝ እና ያን ያክል እውቀቱ የለኝም። ማዕድን ምን ምን እንደሆነ ማለት ነው ለዛ ነው። እና እኔ እስከገባኝ ድረስ እነዚህ የከበሩ ድንጋዮች ሊሆኑ ይችላሉ። የመሳሰሉት ነገሮች። ጌጣጌጥ የምንጠቀምባቸው ማዕድን ብዙ ጊዜ ጌጣጌጥ መሰለሜ እንጠቀምባቸው እና። ሌላ ማዕድን እኔ ምንድነው ጋዝናም አሁን ማዕድን ናፍጣ። እኔንጃ ስለማድን ብዙ እውቀት የለኝም። እነዚህ የከበሩትንም ነገሮች እኔ ተጠቅሜ አላውቅም ወርቅ ነው የከበሩ ድንጋዮች ነው። ምንድነው የሚባለው በጣም ብዙ አሉ የዚህ በወሎ አካባቢ በላስታ ላሊበላ አካባቢ። በጣም የከበሩ ድንጋዮች የከበሩ ማዕድናቶች አሉ ሲባል እሰማለሁ። እንዲህም እንደዛውም በጣም ትልቅ ድርጅት አለ የማዕድን ድርጅት የሚቀበል ያገኙ ሰዎችን የሚገዛ ማለት ነው። ከዛ ውጪ እኔ ተጠቅሜውም አይደለም በአጠገቡ ራሱ አልፌው አላውቅም። ላልፍም እችላለሁ ግን እንትኑን አላውቅም ዲቴል ወሬዎቹን አላውቅም ስለ ማዕድን ያለውን ነገር። ማዕድን ምንድነው? እያንዳንዱን ዝርዝር አላቃቸውም ምክንያቱም። ያደረኩት ብረትም ማዕድን ሊሆን ይችላል። እኔ እንጃ ብረት። የተለያዩ ናፍጣዎች ምናምን ብቻ ማዕድን ያን ያክል ጠለቅ ያለ እውቀት የለኝ።

ምግቤን ለሌላ መካፈል እንደየ ሁኔታው ማለት አንዳንድ ሰዎች ሳይታሰቡም ምን ሳይሆን መጥተው ለመመገብ ብዙ ደስ አይለኝም። አሁን እኔ የማላውቀው ሰው ጋር መብላት ደስ አይለኝም። ማለት መተው ይሻለኛል። አሁን ማካፈል ማለት እኔም ሌላም ሰው አብሮ እየበላ አይነት ነገር ከሆነ ደስ አይለኝም። ማለት እንብላ ብዬ ምናምን ማካፈል ከቻልኩ ከፍዬ ብሰጥ ነው የሚሻለው ማለት መስጠት ካለብኝ ምግቡን ከፍዬ መስጠት በሌላ መመገቢያ በሌላ ሳህን እንጂ አብሬ መስራት አልፈነግም አብሬ ማነው መብላት አልፈንም እኔ ከማላውቀው ሰዎች መብላት አይደለም። ከማላውቃቸው ከማውቃቸው ሰዎች ጋር በጣም በዛ ሲል ሰው አልወድም። ቢያንስ ሁለት ቢሆን ይሻለኛል እና መካፈል ያለመስጠት ሳይሆን ግን አብሮ መብላት ደስ አይለኝም። አንደኛ ሁለተኛ ሳይታጠሙ መብላትም ደስ አይለኝም የሚባሉ ሰዎች ጋር ደስ አይለኝም ሶስተኛ ይሄ ድምጽ የሚያወጡና የሚዝረከረኩ ሰዎች ጋር መብላት ደስ ስለማይለኝ መካፈል አልፈልግም።

የቤት እንስሳት። ያው አሉኝ ነበሩኝ ነበሩኝ ልጅ እያለሁ ያው እረኛ ነበርኩኝ። እና ብዙ የቤት እንስሳት ነበሩ። አህያ ላም በሬ በጎች ፍየሎች ፈረስ የመሳሰሉትን እንስሳት የቤት እንስሳት። ነበረ ከነዛ ውስጥ ያ የቤተሰብ ነው። ከነዛ ውስጥ ለኔ የሚሰጡኝ የቤት እንስሳቶች አሉ። ዶሮም አለ በነገራችን ዶሮ ረስቼው። አንደኛ ዶሮ ይሰጠኛል አንድ ዶሮ ሁለተኛ በግ የበጓን ልጅ ይሰጠኛል አሁን ለምሳሌ መንታ ከሆነ የወለደችው አንዷ በጋችን እኔ እረኛ ስለሆንኩ አንዷን እሰጣለሁ። አንዷን እሳድገሽ ለራስሽ ተብዬ ማለት ነው። እና እንደዛው ፍየልን በተመሳሳይ ብዙ ጊዜ የማይሰጠን ምንድን ነው? ፈረስ አህያ ነው። እሱ አይሰጠንም ለምን ደልእንደሆነ ግራ ይገባኛል። አሁን ላይ ሳስበው እንዴት ግን እሱን እንደማይሰጡን ማለት የማይሰጠኝ ለምን ነበረ ብዬ አስባለሁ። እና እንትን በራሱ ማለት ከፍ እያልኩ ስመጣ አሁን። ላም ሁለት ላም አለን። እና በደንብ ካደለብናት ካደለብኳት በደንብ ሳር ካበላኋት ከተንከባከብኳት በቃ ጥጃዋ ይሰጥሻል እሰጥሻለሁ እባላለሁ የአንዷን ጥጃ እሰጥሻለሁ እባላለሁ። በጣም እንከባከባታለሁ ያው በየአመቱ ስለሆነ የምትወልደው የአንድ አመቱ ለኔ ይሰጠኛል ማለት ነው። እና አድጋ በርግጥ አሳድጋለሁ እኔ ነኝ ማሳድገው እኔ ተንከባከቤ የራሴ ናት ብዬ ከሁሉም ለየት አርጌ። ብዙ ማለት መኖም የመሳሰሉትን ነገሮች በመስጠት የራሴን የራሴ ናቸው። ብዬ እንከባከባቸዋሁ ላሟዋንም ማለት ላሟ አልኩኝ የጥጃዋንም የግልገሎቹንም ዶሮዋንም ጫጩቷንም እኔ ነኝ እየተንከባከብኩ ማሳድጋቸው ያው ሌሎችም እኮ እከባከባቸዋለሁ። ግን በልዩ ሁኔታ የኔነት ስለሚሰማኝ ያው ልጅነት ስለሆነ ማለት ነው። ተንከባክቤ ነው ማሳድጋቸው በጣም በልዩ ሁኔታ ሳራ አጭጄ እመጣለሁ። ዝናብ አልል ፀሀይ አልል ለእነሱ የሚሆን የሚበላ ነገር የትም አመጣለሁ። ውሃ ሚጠጣ ስንትና ስንት ርቀት ሄጄ በጀሪካን ተሸክሜ አመጣለሁ። የጠላ ተረፈ ምርት ምናምን ብቻ የጠላ ተረፈ ምርትን ከየጎረቤት ከየእንዳንዱ ከሰውዬ አመጣ ነበር እና ለካ እየሸወዱኝ ነበር። ቤተሰብ ከዛ ያድጉና እኔ ስፈልጋቸው ማለት እኔ አሁን አንደኛዋ ትሸጥልኝና በግዋን ላሟን ሊሆን ይችላል። ማለት ጥጃዋን ካደገች በኋላ ወይ ላም ነው የምትሆነው ወይ በሬ ነው ሚሆነው። እና ካደጉ ከአራት አምስት አመት በፍጥነት ነው በነገራችን የሚያድጉት። የቤት ንስሳቶች ሁሉ እና ካደጉ በኋላ ልሽጥና ማለት በዛ ሰዓት የሚያስፈልገኝን ነገር ላድርግ ብዙ ጊዜ የሚያስፈልገኝ ምንድን ነው? አልባሳት ነው። አልባሳት ጫማ ልብስ የመሳሰሉትን ለየት ከፍ ቢል ስልክ ነው። በተን ስልክ መግዛት ማለት ነው። እና ያኔም እምቢ እባላለሁ የኔ ነው ገንዘቤ አለመሆኔን አለመሆኑን ስንከባከበው የኖርኩት ለአራት ለአምስት አመት የተንከባከቡት የኔ እንዳትሆነ ከዛ አሁንም ያሞኙኛል እኔ እኮ ሞኝ ነኝ። ያሞኙኝ እና ድጋሚ በቃ ይቺኛዋን ልጅ እሰጥሻለሁ ባላችሁ ይቺን ግልገሏን የዚችን የላማዋንም እንትን በቃ ይቺ ይቺን ላንቺ ናት እቺኛዋ አሁን ታስፈልገኛለች እኔ ልሽጣት በገንዘቡ ያስፈልገኛል። እባልና አሁንም ያባብሉኛል። ትንሽ ብር ይሰጡኛል ገንዘብ ሳይ ደግሞ በቃ ያባብሉኝና አሁንም ትንንሽ ልጆቻቸውን ይሰጥኛል አሳድጋለሁ እንደዚህ እያሉ እየሸወዱ። መቼም አለማርም እና የቤት እንስሳት ነበረኝ በጣም ብዙ። የኔ እያልኩኝ ማሳድጋቸው በጣም ብዙ ነበሩ። ካደጉ በኋላ ይወስዱብኛል ቤተሰብ ከዛ እኔ አሳድጋለሁ ይወስዱብኛል እንደዛ ያ የቤት እንስሳት ነበር። ከዛ ውጪ ደግሞ የራሴ ባይሆኑም እንደ ቤት ግን ድመትና ውሻ ነበረ። ድመትም ውሻም ነበረን። እና በጣም ሚወደኝ ውሻ ነበረ ቀይ። ውሻ አሁን ድረስ አስታውሳለሁ። ድመትም ነበረ። ድመቴ በጣም ምጫወትባት ድመት ማለት ብዙ ነገር የምጫወትባት ጓደኛዬ ናትና። የቤት እንስሳቶች ነበሩኝ በጣም ብዙ አይነት የቤን እንስሳት ነበረኝ። ግን ምንድነው? ችግሩ ካደጉ ካሳደግኩ በኋላ ለሲሸጡ እና እንትን ሲባሉ ገንዘቡ የኔ አይሆንም። ወይ ይታረዳሉ

እኔ ቀላል ነው ብዬ አላስብም ይቅርታ መጠየቅ ቀላል ነው ብዬ አላስብም። እንደየ ሁኔታው እንደ ጥፋቱ ነው። ግን አንዳንድ ጊዜ ሰዎች ይቅርታ ሚጠይቁት አጥፍተው ብቻ አይደለም ሳያጠፉም ይቅርታ ይጠይቃሉ ይቅር ለመባባል ማለት ነው። እና አጥፍቼ እኔ አጥፍቼ ይቅርታ መጠየቅ ለኔ ቀላል ነው። ማለት አጥፍቼ ከሆነ። ግን ብዙ ጊዜ ሰዎች የሚፈልጉት እነሱም አጥፍተው እኛ ይቅርታ እንድንጠይቅ ተበዳዩ ይቅርታ እንዲጠይቅ ነው ሚፈልገው። እና ብዙ ጊዜ እኔ በዳዩ ይቅርታ ሲጠይቅ አለኝ። ተበዳይ ነው። ይቅርታ እንዲጠይቅም የሚያስገድዱት ይቅርታ አጠይቅም ሚባለው። እና ተጎጂዎች ይኸው ሁሌም ጥፋተኛ ናችሁ ለምን እንደሆነ አላውቅም ጥፋተኛ ተብለው ነው የሚፈረጁት። እና ያው ከራሴ ሂወት አንፃር ማለት ነው ይቅርታ የመጠየቅ ቀላል አይደለም። ማለት ጥፋቴ ከሆነ ካጠፋው አዎ ካመንኩበት ከዛ ውጪ ግን ያለ ጥፋቴ ይቅርታ መጠየቅ አልፈልግም። በጭራሽ ጭራሽ አላስበውም። ሁላ ያለ ጥፋቴ ይቅርታ መጠየቅ ቀላል አይደለም። ማለት የሆነ የመሸነፍ ስሜት ነው ወይ ደግሞ ነገሩን ሳላምንበት። በቃ ይሁንልህ ማለት እኔ እንደዛ አምኜበት አይደለም ይቅርታ ከጠየኩ ራሱን ምጠይቀውና። ቅርታ መጠየቅ ቀላል አይደለም በጣም ከባድ ነው። በተለይ ተበድሎ ይቅርታ መጠየቅ። ማለት ሰፊ አእምሮ ይጠይቃል በጣም ሰፊ የተራቀቀ ብዙ ነገር ያሳለፈ ብዙ ወጣ ውረድ ያለፈ ሰው እንዲሆን ይገባል። እንደኔ አይነት ጠበብ ያላመሩ ያለው ሰው እንደኔ አይነት ውጣ ውረድ ያላየ ሰው። ማለት እኔ እንደዛ ማለት ወጣ ወረድ አላየሁም። ሰፊ አምሮ ማለት አእምሮዬ የተጠበበ እንደዛ አይነት ነገር አይነት አይደለሁም። እኔ ቀጥታ ነው ማለት። እና ይቅርታ መጠየቅ ለኔ ቀላል አይደለም። ተበድዬ ይቅርታ መጠየቅ አልችልም ዕልህኛ ነኝ። ብዙ ነገሮችን ስላላየሁ በጣም ነው እሳት ምሆነው እግላለሁ። እና እንዲህ ቀላል አይደለም ይቅርታ መጠየቅ በጣም ከባድ ነው። ይሄ ምንድነው? ጥፋቴ ሳይሆን ጥፋቴ ሳይሆን ይቅርታ መጠየቅ ብዙ ጊዜ ደግሞ ሰዎች ሚጫኑኝ ጥፋቴ ሳላጠፋ ጭረሽ። ሳላጠፋ እውነት እያለኝ ግን ያ ተበደልኩየ ሚለው አካል ማስረዳት ስለሚችል ማውራት ስለሚችል ማሳመን ስለሚችል ብቻ። እኔ እንደ ጥፋተኛ በሰዎች ፊት አስደርጎ ይቅርታ ጠይቂ ስለሚለኝ ስለሚሉኝ ሰዎች ማለት ነው። እኔ ማስረዳት አልችልም ብዙ ጊዜ። የሆነ ከሰው ጋር ተጣልቸ ሊይሆን ይችላል የሆነ አለመግባባት ተፈጥሮ። አልችልም እኔ አልችልበትም ጭራሽ እምባዬ ነው የሚተናነቀኝ ልክ እንዳጠፋው ሁሉ ጸጥ ነው ምለው። በቃ እንደዛ ጥፋተኛ ስለምመስል ይቅርታ ጠይቂ ነው የምባለው። እና ይቅርታ አልጠይቅም ቀላል አይደለም ይቅርታ መጠየቅ። ምክንያቱም ሊረዱልኝ ይገባል እኔ ጋር ያለውን እውነት እና ማስረዳት አልችልም ግን ሊረዱልኝ ይገባል እና ቢረዱ ባይረዱም ምና ገባኝ ብዬ ይቅርታ አልጠይቅም። ምክንያቱም ቀጥታ ጥፋቱ የኔ ከሆነ በጣም ቀላል ነው። ይቅርታ መጠየቅ ማለት ካመንኩበት ጥፋቱ አይ የኔ ነው። ልክነህ እንደዚ እንደዚ ቀላል ነው። አዎ ልክነህ ማለት ማለት ነው። ልክነህ አጥፍቻለሁ ማለት ቀላል ነው። ግን ብዙ ጊዜ የሚያጋጥመኝ ያለ ጥፋቴ ባልዋልኩበት ባላሰብኩት ባልገመትኩት ውስጥ ጭራሽ ጭራሽ ሀሳቡ ሳይኖረኝ ሁሉ እንደዚህ አስበሻል ስለመባል ሳላስብም ይቅርታ አልጠይቅም። ጭራሽ ይቅርታ እነሱ በድሎኝ እኔ ይቅርታ መጠየቅ በቃ ለኔ በጣም ከባድ ነገር ነው። እርግጠኛ ነኝ እኔ በድለዎኝ ይቅር ስል ያኔ ነው ትልቅ ነኝ ብዬ ራሴን የማስበው። እነሱ በድለዎኝ እኔ ይቅርታ ስጠይቅ በቃ እንደተራ ሳስበው የሚሉትን ነገር። በቃ ኖርማል ነው ይቅርታ ምናምን ለካ አጥፍቻለሁ ምናምን ብዬ እነሱን ይቅርታ መጠየቅ ስችል። ከሽንፈት ስወጣ ማለት መሸነፍ ለሰዎች መሸነፍ ስጀምር። ያኔ ለኔ ትልቅ ሰው ነኝ ብዬ ነው የማስበው። አሁን ላይ ግን ትልቅ ሰው ስላልሆንኩኝ ግልፍተኛ ስለሆንኩኝ ይቅርታ መጠየቅ ለኔ በጣም በጣም ከባድ ነው ቀላል አይደለም። ቀላል ቢሆንማ ስንቶች የበደሉኝን እየዞርኩን ይቅርታ እል ነበር በጣም ብዙ ሰዎኝ ይቅርታ እል ነበር። እና

ሌሎችን መርዳት አዎ በጣም ልጄን ቢሆንልኝ ሌሎች መርዳት ከቤተሰቤ ጀምሮ ማለት መርዳት ሰዎችን ብዙ ጊዜ ከውጭ አይደለም የሚጀመረው ቤት ጀምሮ ነው። እና ከቤተሰቦቼ ጀምሮ እያንዳንዱን ማለት ከእኔ ዝቅ ያሉትን እርዳታ የሚያስፈልጋቸውን የሰው ድጋፍ የሚያስፈልጋቸውን ቤተሰቦቼን ከዛ ጓደኞቼን ከዛ እያለ ይቀጥላልና ብረዳቸው ደስ ይለኛል። እርዳታ የሚያስፈልጋቸው ናቸው። ይኸው አብዛኛው ኢትዮጵያዊ እርዳታ ያስፈልገዋል። ከእኔ ጀምሮና እኔ መርዳት የምችል ሰው ሆኜ ያው ብችል። ከቤተሰቦቼ ጀምሮ ምክንያቱም እንትን ሰዎች ብዙ ጊዜ እንትን ሰው መርዳት ሲጀምሩ ምንድነው የሚያደርጉት? ቤተሰቦቻችንን ይተዉና እዛ ውጭ ነው የሚጀምሩት። ከውጭ በርግጥ አዎ ከቤተሰቦች የባሱ ከቤተሰቦቼ የባሰ ሰው አለ። አዎ በርግጥ እና እሱ ማስቀደም መልካም ነው። ከቤተሰቦቼ ካሉበት ሁኔታ ማለት ነው። ግን ያ ማለት የቤተሰቦቼን መተው ሳይሆን ሁለቱንም በአንድ ማስኬድ ይቻላል። እኮ የባሰባቸውንም እነዚህኞችንም ማስኬድ እና አንዳንድ ጊዜ በቤተሰብ መመረቅ ጥሩ ነው። ደስ ይላል ጥሩ መንገድ ነው የሚያስይዘውና ሰዎችን መርዳት ብችል ደስ ይለኛል። ሁሉም ቤተሰቤም ያው ግዴታዬ ነው ቤተሰቤን ግን ሌሎችንም መርዳት ብችል ደስ ይለኛል። እኔ ባለፍኩባቸው መንገዶች የሚያልፉ ሰዎችን ወንድም ይሁን ሴትን እያንዳንዱን ከ ልጅነቴ ጀምሮ የማሳልፋቸው አንዳንድ ውጣ ውረድ አሉና ሌላ ሰው እኔ የማላውቀውን ሊያሳልፍ ሊችል ይሆናል። ግን እኔ የማውቀውን መጥፎ ነገር ግን እንዲያሳልፍ ማድረግ የለብኝምና መርዳት ብችል እነዛን ሰዎች መርዳት ብችል ደስ ይለኛል። ያየሁትን እንዳያዩ በተለይ ከልጅነታቸው ጀምሮ እኔ ባለፍኩበት መንገድ እንዳያልፍ ማለት በርግጥ ስኬት ላይ እያደረሰኝ በዚህ መንገድ በማለፌ ሊሆን ይችላል። ግን ግዴታ አይደለም። እኮ መሰቃየት ስኬት ላይ ለመድረስ አንዳንድ ጊዜ በምቹ ሁኔታ ማልፈው እኮ ከ የተሻለ ማለት ከተሰቃዩት የተሻለ ቦታ ላይ የሚቀመጡ በጣም ብዙ ሰዎች አሉ። የሰውን ህመም ለመመልከት ደግሞ ግዴታ መሰቀየት አይጠበቅበትም። እና ምንድነው? የምረዳቸው ልጆች የኔን ህይወት እንዳያዩ እሞክራለሁ እረዳ ለመርዳት እሞክራለሁ። እና እንደዛ ነው ላደርግ የምችለው ቢኖረኝ መርዳት እወዳለሁ ሰዎችን መርዳት እወዳለሁ። የራሴ በጎ አድራጎት ድርጅት ቢኖረኝ ራሱ ደስ ይለኛል። ያው ስሙን ሁሉ አስብበታለሁ አሁን እኔ ገንዘቡም ምኑም መነሻ ሳይኖረኝ ግን ስለበጎ አድራጎቱ ስለሚያስፈልገው ነገር እንትን አደርጋለሁ። ፕሮሰስ ማለት ስም አወጣለታለሁ። የመሳሰሉትን በቃ ብዙ ነገሮችን እና ይሄ ምንድነው መርዳት ስለምወድ ነው። ቢኖረኝ እንዴት ልረዳ እንደምችል አስብበታለሁ አሁን ጀምሮ ማለት ነው። እና አስቤ ጨርሻለሁ። በነገራችን ላይ የምረዳቸውን ሰዎች ምናምን ምን አይነት ሰዎች እንደሚሆኑ እንዴት እንደምረዳ የት አካባቢ እንደምረዳ። ያለውን ነገር ሂደት ጨርሻለሁ ዋናው ምንድነው? አሁን ተግባር ነው ተግባር የለም። ምክንያቱም ከገንዘብ ጋር እና ከብዙ ሰዎች ከብዙ ትልልቅ ሰዎች ጋር ነው እንደዚህ አይነት ስራ የሚሰራው እና በአቅሜ ግን ለመርዳት እሞክራለሁ። ያው እምረዳውን ነው አንዳንድ ጊዜ ይጸጽተኛል። መርዳት በምችልበት ሰዓት ሰዎችን ሳልረዳ እቆይና ከዛ ካለፈ በኋላ ነገሩ እንዴት እንደዚህ አላረኩም ብዬ በራሴ ላይ በጣም እናደዳለው። በጣም አዝናለው። እኔ በጣም ብዙ ራሴን እወቅሳለሁ። እና መርዳት ስለምወድ ነው ራሴን የምወቅሰው ብዙ ጊዜ ማለት መርዳት የማይወድ ሰው ደግ አረኩ ነው። ሚል ለል የሚችለው እንጂ ራሱን ሊወቅስ በራሱ ሊናደድ በራሱ ራሱን ሊሳደብ አይችልም። እና መርዳት እወዳለሁ። ግን ምንድነው? ቶሎ አላስታውልም የሚረዱ ሰዎችን ቶሎ በፍጥነት ይሆነ አለኣ ቶሎ ልረዳቸው አልችልም አልረዳቸውም ቶሎ እና ይሄን ነገር ለራሴ አልወደውም ይሄን ነገሬን ከዛ ውጪ ግን መርዳት ደስ ይለኛል። እንደውም በጣም ደስ ስለሚለኝ የሆነ ሰዓት የገዛ ስልኬን ሽጬ ራሱ ሰዎችን ልረዳ ሁሉ አስቤ ነበረ። ማለት የሞኝነት ጥግ ሁሉ ማለት መርዳት እኮ ያለን እንጂ ጭራሽ የራሱን ሽጦ አይታሰ